የምትወደው ስፖርት ምንድነው? የሚለው ጥያቄ ለእኔ የምወደው ስፖርት የእግር ኳስ ስፖርት ነው። በጣም አሪፍ ነው እግር ኳስ ማለት የሰው ልጅ ወደ ሙሉ ሰውነት የሚቀይር ነው። እግር ኳስ ፍቅር ነው። እግር ኳስ ገቢ ነው። እግሪ ኳስ ጤና ነው። እግር ኳስ የሀገር የሀገርን የእድገት ግንባታ ያፋጥናል። እግር ኳስ ሰላም ነው። እግር ኳስ ሁሉም ነገር ነው። ስለዚህ እኔ እግርኳስ በፍቅር ነው የምወደው። ምክንያቱም ሁሌ ያዝናናኛል። ሁሌ ቅዳሜና እሁድ ኳስ በማየት ነው ያለኝ የስራ ጫና የሚያቀልልኝ። ስለዚህ ለኔ እግር ኳስ በጣም ምርጥ ነው። ከእግር ኳስ ምርጥ ደግሞ የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ አድናቂ ነኝ። ከእነዚህ ደግሞ የአርሴናል ደጋፊ ነኝ። በጣም የአርሴናል ቀውጠኛ ደጋፍ ነኝ እና ደስ ብሎኝ ነው ሁሌ የምደግፈው። ምክንያቱም አርሴናል በጣም አዝናኝ ጨዋታ ነው የማያሳየን። አንዳንዴ አርሰናል የዋንጫ ክለብ አይደለም ይላሉ እኔ ስለ ዋንጫ ምን አገባኝ? የሚሰጠኝ የመዝናኛ ብዙ ነገር ያዝናናኛልና። ስለዚህ እኔ የምወስደው ካዝናናኝ እኔ ምን አገባኝ? ስለ ዋንጫ ለኔ ብዙ ጠቅሞ አይደለም እኔ ምፈልገው መዝናናት ነው። እግር ኳሱ እንዴት ነው ያዝናናል ወይ? ያስደስታል ወይ ጨዋታው እንዴት ነው? የምወስደው እንጂ እኔ የግድ ዋንጫውን ካልወሰደ መደገፍ የለብኝም የሚል ሀሳብ እኔ አልስማማበትም። እና አርሰናል በጣም የምወደው ክለብ ነው። በጣም አሪፍ ነው የጨዋታውን ኳስ ፍሰቱም በጣም ጥሩ ነው። አሉ ከሚባሉ የአለማችን ክለቦች ከሚያዝናናኝ አንደኛው እሱ ነው። በስፔን ከሄድኩ ደግሞ ያው የማድሪድ ደጋፊ ነኝ። ማድሪድ ደግሞ እንደሚታወቀው በአሁኑ ሰዓት ጥሩ አቋም የለም። ሆኖም ግን ያው ክለቡ በጣም ብዙ ጨዋታውን አይተናል በሮናልዶ ዘመን በነዚዳን ዘመን በነ ቤካም ዘመን በጣም አሪፍ ጨዋታ ጨዋታዎች አይተናል እና ደስ የሚል ክለብ ነው። በጣም ብዙ ነገር አይተናል በቻምፒየንስ ሊግ ስፔሻሊ በጣም ጥሩ የሆነ ውጤት ያለው ክለብ ነው። ስለዚህ እግር ኳስ እኔ በፍቅር ነው የምወደው። የብዙ ክለቦች አያለሁ። እንደ ገለጽኩት በእንግሊዝ አለ በስፔን አለ። በጣሊያን ደግሞ ያለው በጀርመን ደግሞ በጣም ጥሩ የሆነ ጨዋታ ነው የማየውና ስለዚህ ኳስ ሁሉ ነገር ነው። የገቢ ምንጭ ነው አብዛኛው ከአፍሪካ የወጡ ተጫዋቾች አሉ እንደ ሶዶማኔ በእግር ኳስ ህይወታቸው የቀየሩ የተወለዱበት መንደር ደግሞ በጣም በብዙ ነገር እየደገፈ የሚገኘው ሶዴማኔ ነው። በጣም የሚገርም ልጅ ነው። የሊቨርፑል ኮከብ የነበረ አሁን ደግሞ በአልናስር እየተጫወተ ያለ አሁን ደግሞ የአፍሪካ ዋንጫ ያነሳ ልጅ ነው። ስለዚህ እግር ኳስ የገቢ ምንጭ ነው የምለው በምክንያት ነው። ለራሱ ቀይሮ ለወዳጅ ዘመዶቹ ለሀገርህ ደግሞ ኩራት ነው። እና በጣም እግር ኳስ በቃ የሰላም ነው በቃ የሰላም ማሳያ ነው። ኢኮኖሚን የማሳደግ ጤናህን ለመጠበቅ እንደምናየው አብዛኛው የእግር ኳስ ተጫዋቾች ስናያቸው በጣም ጤናማ ናቸው። ምክንያቱም ሁሌ በስፖርት ነው ሁሌ እንቅስቃሴ አለው ሁሌ ስራ አለ። በጣም ደስ የሚል አንድ ክፍል ስለሆነ እኔ እግር ኳስ ነው የምወደው። ስፖርት ከሁለተኛው ብናየው ደግሞ ያው የባስኬትቦል ነው ባስኬትቦል እንደሚታወቀው በኤሜሪካን ሀገር ነው የሚታወቀው በአብዛኛው የአለማችን በጣም ምርጥ ተጫዋች የሚባሉት በአሜሪካ ባስኬት ቦል ነው የሚገኙት። ልክ እንደነ ጄሚስ የመሰሉ በጣም በጣም ብዙ ሪከርድ ያላቸው ሆኖ ስለዚህ ባስኬት ደግሞ አንዱ የስፖርት አካል ሆኖ በጣም ጠቃሚ ነው ደስ ይላል። አዎ ሁሉም ጨዋታውን አዝናኝ ነው። እኔ ደግሞ አስራ አንደኛ አስራ ሁለተኛ እያለሁ እጫወት ነበር ባስኬትቦል በጣም ምርጥ ነው ያዝናናል። ያለህበት ሁኔታ ያስረሳሃል። የአካል እንቅስቃሴ ጥሩ ያደርጋልና እና ስለዚህ ባለህ ልክ ቁመና ደግሞ ያው ለ ባስኬትበል ተመራጭ ያደርጋል ረጅም ከሆንክ አሪፍ ነው። አጭር ከሆንክ ደግሞ ያን ያህል ተመራጭ አትሆንምና።